አዎ ሾርባ በጣም እወዳለሁ ሾርባ ደስ የሚለኝ መጠጥ ነው። በተለይም ጉንፋን ሲያመኝ እንዲሁም የተለያየ በቅዝቃዜ የሚመጣ በሽታዎችም በቅዝቃዜ ተስቦ የሚያሙ በሽታዎች ሲይዙን ሾርባን ተመራጭ አደርገዋለሁ። ሾርባ በጣም ሙቀት የሚሰጥና በጣም ምቹ የሆነ መጠጥ ነው ሾርባ ደስ ይለኛል። ሾርባም በጣም እወዳለሁ ምክንያቱም ለሰውነቴም ይስማማኛል። ውስጤ ብርድ ሲሰማኝ ውስጤ ሰላም ሳይሰሰማኝ ውስጤ የህመም የበሽታ ስሜት ሲሰማኝ ሾርባ ስጠጣ። ለምን እንደሆነ አላውቅም እረጋጋለሁ። ሾርባ በጣም የምወደው መጠጥ ነው። በተለይም ቅዝቃዜ በሚሆንበት ሰዓት ፊልም በማይበት ሰዓት ከቤተሰቦቼ ጋር ቁጭ ብዬ ለማሳለፍ በማስብበት ሰዓት ተመራጭ የማደርገው ሾርባን ነው። ሾርባ ብዙ ጊዜ የሚመረጥና ጥሩ የሆነ መጠጥ ነው። እንዲሁም አንዳንዴ ጾም ሲሆን ከጾም በኋላ ሊጠጣ የሚችልና እረጋ ሊያደርገን የሚችል አንዱ መጠጥ ነው ብዬ አስባለሁ። ሾርባ በጣም ደስ የሚልና ለሰውነት ተስማሚ ሰውነትም ገንቢ ሆነ። ሰውነታችን ከቀነሰ ሾርባ በተደጋጋሚ መጠጣትና ማረፍ ይመከራል። እንዲሁም ሰውነታችን በቀላሉና ለምንም ጊዜ ብዛት ሊመለስ ይችላል ተብሎ ይታሰባል። ለዛም ሾርባን ይወዳሉ ሾርባም ብዙ አዘውትራለሁ እና ሾርባ በጣም የምወድና ሾርባ ከሚወዱ ሰዎች መካከል አንዱ እኔ ነኝ። ምክንያቱም ጠቅሞኝ ስለሚያውቅና እንዲሁም ከጉንፋንና ከተለያዩ ከቅዝቃዜ ከሚያመጣቸው በሽታዎች አሽሎኝም ፈውሶኝም ስለሚያቅ ሾርባ እወዳለሁ።

እኔ በጣም እምመኘው የእረፍት ጊዜ ሁሉም ያሰብኳቸው ነገሮች ተሳክተው በህይወቴ ላይ በጣም ብዙም እማስቧቸውና ማሳካት ማድረግ እንዲሁም አቅጃቸው ማድረግ ምን የምንፈልጋቸው እንዲሁም መድረስ የምፈልግበት ቦታ አለ። ያም ማለት በገንዘብ ጥሩ ቦታ ደርሼ ሁሉንም እንዲኖሩኝ የምፈልገው ነገሮች ከጤና ጋር ንሮኝ። ቤተሰቤ እድሜ እና ጤና ሰጥቶልኝ ፈጣሪ ሁሉን ነገር አሳክቼ ሁሉን ነገር ያሳቤ የልቤ ተሳክቶ ያቀድኳቸው ነገሮች። በፈጣሪ እርዳታ በእኔም ብርታት እንዲሁም በተለያየ ጥረት ያሰብኩበት ቦታ ደርሼ ሁሉም ነገር እንዳሰብኩትና እንደተመኘሁት ሆኖልኝ። ሁሉም ነገር ተሳክቶልኝ ብዙም የምመኛችሁ ብዙም የማቀዳችሁ ነገሮች አሉ እነዛ ሁሉ ተሰክተውልኝ ከቤተሰቤቼ ጋር ማለት እፈልጋለሁ። አሳክቼው ከቤተሰቦቼ ጋር ቤተሰቦቼን ይዤ ለአንድ ወር ለሁለት ወር ሌላ ሀገር ህጄ እኛና እኛ ብቻ ያለምንም አይነት ጭንቀት ያለምንም አይነት ሀሳብ ፈጣሪን ብቻ በማሰብ እንዲሁም ከፈጣሪ ሳንወጣ ሁሉን ነገር መዝናናትና ማየት እፈልጋለሁ። ያንን የእረፍት ጊዜ ነው። እምመኘው ጊዜ ያ የእረፍት ጊዜ ነው ምክንያቱም ያ የእረፍት ጊዜ እኔ ከረጅም የረጅም ጊዜ ምኞቴ ነው። የረጅም ጊዜ ማድረግ የምፈልገውና ማሳካት የምፈልገው ነገር ነው። ምክንያቱም ቤተሰቦቼ ለኔ ብዙ ነገሮች ብዙ ነገር ሆኗል ለኔ ሲሉ ብዙ ነገር አጥቷል ለኔ ሲሉ መልካችሁ ጠፍቷል ለኔ ስል ጉልበታችሁ አልቋል ለኔ ስሉ ሁሉን ነገር ያላችሁን ነገር ሰጥቶኛል እኔ ግን እኔም ስለዚህ ለዚህ ነገር ስኬታማ ስኬታማና ውጤታማ መሆን አለብኝ። ለዛም ነው ብዙ ጊዜ ያለማቋረጥ የምሰራው ብዙ የማስባቸው ነገሮች አሉ እነሱን ማሳካት እና እነሱን ማድረግ እነሱን የምፈልግበት ቦታ ማድረስ እፈልጋለሁ። ያንን ከደረስኩ በኋላ የምፈልገውን ነገር ካገኘሁ በኋላ የምፈልገውን ነገር ከተሳካልኝ ፈጣሪ ቤተሰቦችን እድሜ እና ጤና ከሰጠልኝ እነሱን ሰላማዊ ወደሆነ ቦታ ሰላማችንም ያገኙበት ቦታ ፈጣሪንም የምናገኝበት ቦታ ሄደን ለሁለቱ ወር ለሶስቱ ወር እነሱ ጋር የእረፍት ጊዜ ማሳለፍ እፈልጋለሁ። ያንን የምንፈልግበት ምክንያት ቤተሰቦች አንድም ቤተሰቦቼን ለመካስ ለረጅም ጊዜ ለኔ ሲሉ ስላለመዝናናታቸው ለኔ ለኔ ሲሉ ለረጅም ጊዜ መዝናናትን ደስታን ባለማሰባቸው እኔ እነሱን መካስና ማስደሰት እፈልጋለሁ። ያም ማለት እዚህ ቦታ ከደረስኩኝ የምፈልገውን ነገር ካገኘሁ ፈጣሪ ረዶኝ የምፈልግበት ቦታ ከደረስኩኝ እነሱን ማዝናናት እነሱን ማስደሰት እነሱን የእረፍት ጊዜያቸውን የእረፍት ጊዜ ሰጠቻቸው ስራቸውን አቁሞው ደስ የሚል የእረፍት ጊዜ ሰጪቻቸው እነሱን ማስደሰት እና ማዝናናት እፈልጋለሁኝ። ያንን ደግሞ ፈጣሪ ይረዳኛል አደርገዋለሁም በዚህም እርግጠኛ ነኝ። እና የምመኘውና የምፈልጋት የእረፍት ጊዜ ያቺ ነች ያቺ ስኬታማ የምሆንባት ያቺ ቀን ለኔ የምመጣባት ያቺም ያሰቡት ሁሉ የሚሳካባት። ያቺ ደስ የምትል ሰዓት ያቺ ሁሉም ነገር የምፈልጋቸው ነገሮች ያሉኝ ሰዓት ያቺን ጊዜ በጣም ያቺን የእረፍት ጊዜ በጣም እፈልጋታለሁ። ምክንያቱም ያቺን የእረፍት ጊዜ ከበፊት ጀምሮ ከልጅነቴ ጀምሮ ከህፃንነቴ ጀምሮ ምመኝታና ማድረግ ምን ፈልጋት የእረፍት ጊዜ ነች። ለዛም ነው የእረፍት ጊዜን ከቤተሰቦቼ ጋር ማሳለፍ እንፈልገው። የምመኘው እረፍት ጊዜ ሁላችንም ቤተሰቦቻችን ይዘን ቤተሰቦቻችን ተሰብስበው ቤተሰቦቼ ተሰብስበው ወንድም እህቶቼ ጓደኞቼ እንዲሁም የተለያዩ ሁሉም የኔ የምላቸውን ሰዎች ሰብስቤ አይ ብለን አንድ ላይ የተለየ ቦታ ሄደን ሁለቱን ሶስት ወር ማሳለፍ። ያቺን የእረፍት ጊዜንም መፈለጋት ነው ከእነሱ ጋር ጊዜም ማሳለፍ ለረጅም ጊዜ ያለ ያጣነውን ያላደረግነውን በስራ ምክንያት በተለያዩ የምንፈልጋቸውን ነገር ለማሳካት ስንል መስዋዕት ላደረግነው መዝናናት ላለብን ሰዓት መስዋዕት ያደረግናቸውን ጊዜዎች ማካካስና ከእነሱ ጋር ጊዜ የማይረሳ ጊዜ ሊረሳ የማይችል ጊዜ ማሳረፍ እፈልጋለሁ። ያ ነው የምመኘው የእረፍት ጊዜ ያንን የእረፍት ጊዜ ደግሞ ፈጣሪ ከረዳኝ የማሳካው ይሆናል። እርግጠኛ ነኝ። የማሳካው የምመኛትም የእረፍት ጊዜ ትመጣለች ከቤተሰቦቼ ጋር የምወደው ቦታ የማቅደው ቦት ሄጄ ለረጅም ጊዜ ተዝናንቼ እረፍቴንም ምክንያት ያቺን የእረፍት ጊዜ እንደማሳካት እርግጠኛ ነኝ። ቤተሰቦቼም በዛ ደስተኛ እና የማይረሳ ጊዜ እንደሚያሳልፉ ተስፋ አደርጋለሁ። ያቺ የእረፍት ጊዜ የምንመኘው እረፍት ጊዜ ለኔ ብቻ እንደማትሆን እርግጠኛ ነኝ። እነሱም እንደሚወዷትና እነሱም ማሳካት እነሱም የሚፈልጓት የሚናፍቋት ቀን እንደሆነች በጣም እርግጠኛ ነኝ። ለዛ ነው ያቺን የምመኛት እና የእረፍት ጊዜ እንድትመጣ ልትችል ሁሌም ባለማቋረጥ እና ባለመሰልቸት ከልብ የምሰራው ያቺን የእረፍት ጊዜ እስክትመጣ ስለምፈልግ ለዚህ ነው። ፈጣሪን ቤተሰቦቼን ጤናቸውን ስጥልኝ እኔ የምመኘውን ነገር አግኝቼ ያቺን የምመኘትን የእረፍት ጊዜ እስክደርስ ደስ የምለው